ምን ያህል ጊዜ መጽሐፍ ታነባለህ የሚል ነገር አለ? ያው መጽሐፍ ማንበብ ነው እንደሚታወቀው በጣም እንደ ሰው ከሰው ወደ ሰው ይለያያል እንደ ሰዎች። በጣም ብዙ መጽሐፍ ሚያነቡበት ሁኔታ አለ አንዳንድ ሰው ደግሞ መጽሐፍ የማያነቡበት ሁኔታ አለ። እና ምን ያህል ጊዜ መጽሐፍ ታነባህ አለ? ለሚለው ያው በጣም ብዙ ጊዜ ብዙ መጽሐፎችን የማንበብ እድሉ ነበረኝ ብዙ መጽሐፎችን አንብቤያለሁ። እና ያነበብኳቸው መጽሐፎች ደግሞ የተለያዩ ናቸው የሚለውን ነገር ማንሳት እፈልጋለሁ። እና ምን ያህል ጊዜ መጽሐፍ ታነባለህ በጣም ብዙ ጊዜ ማንበብ እድሉ ነበረኝ ብዬ አስባለሁ በቀን ውስጥም ብዙ እሚባሉ ነገሮችንም አነባለሁ ነገሮች እውቀት የሚሰጡ ነገሮች። የማነብበት ሁኔታ አለ። እና ያው ብዙ ጊዜ እነኚህ መጽሐፎች ያነበብኩት በትምህርት አንፃር ነው ምክንያቱም አንድ ተማሪ ስንሆን ትምህርት ላይ በምንሆንበት ጊዜ። ብዙ መጽሐፎችን እምናነብበት ጊዜ ይኖራል እና መጽሐፎችን አነባለሁ የሚለውን ነገር ማንሳት እፈልጋለሁ። እና እነኚህን መጽሐፎች የማነብበት ሁኔታ ደግሞ የተለያዩ መጽሐፎችን እንደ መማሪያ በጥልቀት ቁጭ ብዬ አነባለሁ እማራለሁ ማለት ነው። እና እነኚህ መጽሐፎች የማነብ ጊዜ ደግሞ በጥልቀት እመረምራለሁ። እያንዳንዱን መጽሐፍ በሚገባ ነው የማነበው ማለት ነው። በጥልቀት እመረምራለሁ በጥልቀት አነባለሁ። ማንበብ ደግሞ ምን ያህል ብዙ እውቀት እንደሚገኝበት እናውቃለን። መጽሐፍ ማንበብ ዛሬ ተምረን ሙያ ውስጥ የገባነው የሆነ መጽሐፍ በማንበባችን የሆነ በጥልቀት የሆነ ነገርን በመማራችን ነው። እና ከዛ አንፃር ስናየው እኔም ከዛ አንፃር ነው ብዙ ነገሮችን የማያቸው። እና እኔም እነኚህን መጽሐፎችን የማነበው ምን ያህል ጊዜ መጽሐፍ ታነባለህ በጣም ብዙ ጊዜ ነው መጽሐፍን የማነበው ማለት ነው። በጣም ውስጥ በጣም በተለያየ ጊዜ እንደውም የሆነ ሰዓት ላይ በጣም ቀኑን ሙሉ የማነብበት ጊዜ ነበረ በጣም ሙሉ ነገሮችን እነባለሁ። እንትን የለም የማልነካካው የትምህርት ክፍል የለም እያንዳንዱ ነገር ለኔ እውቀት ይሰጣሉ የምላቸውን መጽሐፎች በሙሉ ሳነብ ነበረ በጥልቀት ማለት ነው። በጥልቀት በሚባል መልኩ ነበር ሳነብ የነበረው። እና እነኚህ መጽሐፎች በሚገባ ነበረ ቀን በቀን ነበረ ሳነብ የነበረው እያንዳንዱን ነገር አነባለሁ እያንዳንዱን አንድ በአንድ የሚባሉ ነገሮችን በሚገባ ነው የማነበው። እና እነኚህ ለመጽሐፎች ደግሞ አንብቤ በጣም በጥልቀት ብዙ እውቀት ያገኘሁባቸው ነገሮች አሉ። በብዙ መልኩም ደግሞ የተለያዩ ሙሉ ነገሮችን ያገኘሁበት ሁኔታ አለ ማለት ነው። እና እነኚህ መጽሐፍ ማንበብ ደግሞ አንድ ሰው ሙሉ ሰው ያደርጋል መጽሐፍ ማንበብ ስለመጥ ብቻ አይደለም በጣም ብዙ መልክ ሙሉ ያደርገናል ብዬ አስባለሁ። ስለራስም ማሳደግ ሊሆን ይችላል። ስለ ፍቅር ግንኙነት ሊሆን ስለ ገንዘብ ስለ ኢኮኖሚ ሊሆን ይችላል። ለምሳሌ ስለ ገንዘብ እንዴት መቆጠብ አለብን? እንዴት ፍላጎታችንን መግታት አለብን? እንዴት ገቢ እና ወጪያችንን ማመጣጠን አለብን? ገቢያችንን መጨመር እንዴት አለብን? ወጪያችንን ደግሞ እንዴት መቀነስ አለብን ከገቢያችን በላይ ወጪያችንን መቀነስ እንዴት እንዳለብን? በሰፊው ስለ ኢኮኖሚ መጽሐፍ ብናነብ አሁን እነዚህን ነገሮች ማወቅ እንፈልጋለን። የፍላጎት እና የመጠንን ልዩነት ፍላጎት እና የ አቅርቦትን መለያየት ፍላጎት በጨመረ ጊዜ አቅርቦት ከቀነሰ የኑሮ ውድነት ነው። እየቀጠር ብዙ ነገሮችን ስናነብ እናገኛለን። ስለ ፖለቲካ ብናነሳ ስለ ፖለቲካ መጽሐፍ ብናነብ ፖለቲካ ምንድነው? የሚለውን ነገር እያንዳንዱን ነገር በውስጡ ያለውን ሰንሰለት የፖለቲካ መህዳሩ ምን ይመስላል? ፖለቲካ ምንድነው? ስለ ፖለቲከኞች ያለው ነገር በጣም ያስረዳናል። ፖለቲካ ውስጥ ያሉ ምህሮዎች ምንድን ናቸው? የፖለቲካ አላማው ምንድነው? ፖለቲካ ውስጥ ያሉ ህጎችን የተለያዩ የአለም ፖለቲካ ምን ላይ ነው ያለው? የሚለውን ነገር ሀገራችን ፖለቲካም በፖለቲካም ምን አይነት ደረጃ ነው ያለችውን ነገር የሚለውን ነገር እያንዳንዱ በየቀኑ ብናነብ የተለያዩ ጋዜጣዎች የተለያዩ አዳዲስ ዜናዎችን የምንሰማ ከሆነ እነዚህን ነገሮች በቀላሉ ማግኘት እንችላለን ማለት ነው። እና በብዙ መልኩ መጽሐፍ ማንበብ ራሳችን ያሳድገናል ራሳችን የተሻለ ቦታ ላይ እንድንደርስ ያደርገናል ብዬ አስባለሁ። እና እኔ እነኚን መጽሐፎች በሚገባ ነው የማነበው በጣም ከፍተኛ የማንበብ ፍላጎት አለኝ። ይሄን የፍላጎት ተጠቅሜ ደግሞ በብዙ መልኩ ነው እያነበብኩ እየሄዱኩ ያለሁት። እና ምን ያህል ጊዜ መጽሐፍ ታነባለህ? ካልከኝ በጣም ብዙ ጊዜ መጽሐፎችን የተለያዩ መጽሐፎችን አንብቤያለሁ። እነኚ ያነበብኳቸውን መጽሐፎች ደግሞ ወደ ተግባርህን እየቀየሩ ካለሁበት ሁኔታ አለ። አንድ ቀን ደግሞ መጽሐፍ እውቀት ደግሞ መቼ እንደሚያኮራ አይታወቅም። እውቀት አንድ ቀን ያኮራል። እና በሰፊው ያንን እውቀት ደግሞ የግድ ምን ማለት አለብን? ብዙ ጊዜ መጽሐፍ ለማንበብ ማዳበር መቻል አለብን። እውቀት የተለያየ ሰፊ እውቀት እንዲኖር ከተፈለገ መጽሐፍ ማንበብ ነው በቃ አለቀ። እሱ ነው። ዋናው ነገር የተለያዩ መጽሐፎችን ስለ በራስ መተማመን መጽሐፍ ካነበብን የራስ መተማመን የሆነ ነገር ይኖረናል ማለት ነው። ስለ ገንዘብ አያያዝ ከተማርን የሆነ ስለ ገንዘብ አያያዝ ትምህርት ጋር አሁን ስለ ግንኙነቱም ደግሞ ስለ ፍቅር ሊሆን ይችላል። ስለ ትዳር ሊሆን ይችላል። ካነበብን ስለዛ ነገር ሳንኖርበት የዛ ሰው የኖረበትን ታሪክ በቀጥታ እኛ ጋር አንተ ነው አንተ መኖር እንችላለን ማለት ነው። እና በብዙ መልኩ መጽሐፍን ማንበብ ራሳችንን ማሳደግ ለሆዳችን ምግብ እንደሚያስፈልገው ለጭንቅላታችን መጽሐፍ ማንበብ ያስፈልጋል። እና ለጭንቅላት ምግብ ካስፈለገ ደግሞ ብዙ ሰዓት ማንበብ መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። እኔም በጣም ብዙ ሰአቶችን አነባለሁ በቀን ውስጥ ወይም ደግሞ በወር

በቤትህ ምን አይነት እቃዎች አሉ የሚለውን ነገር በሰፊው እናነሳለን ማለት ነው? በዚህኛው ርዕስ በዚህኛው ርዕስ ላይ ያው እንደሚታወቀው ቤታችን ውስጥ የተለያዩ እቃዎች ይኖራሉ የተለያዩ የቤት እቃዎች ይኖራሉ እኔም ቤት ውስጥ ያው እንደማንኛውም ሰው የተለያዩ እቃዎች አሉ ቤቴ ውስጥ ማለት ነው። እና እነኚህ እቃዎች ደግሞ ብዙ ነገር ይጠቅማል ለምሳሌ ምግብ የምናመስልባቸው እቃዎች ጀምረን ብናነሳ በጣም ብዙ ነገሮች እናነሳለን ለምሳሌ አንድ ቤት ብሎ ለመቆሙ ውስጡ የሚኖረው የቤት እቃዎች ሊኖሩት ይገባል ማለት ነው። እና ለምሳሌ መሰረታዊ ከምንላቸው ነገሮች ስንነሳ የቤት አልጋ ይኖራል። የቤት አልጋ ስናነሳ ሰው ደክሞት መጥቶ ቤተ አረፍ የሚልበት ነገር ሊሆን ይችላል ወይም ደግሞ አልጋ ከሌለው ፍራሽ አንጥፎ ሜዳ ላይ ምንጣፍ አድርጎ ፍራሽ አንጥፎ የሚተኛበት ሁኔታ ይኖራል ያው ከቤተ እቃዎች ውስጥ አንዱ መተኛ ፍራሽ ወይም ደግሞ መተኛ አልጋ ነው። ከእነዚህ ውስጥ ደግሞ ልብስ ይኖራል አንሶላ ላይ ይኖራል ብርድ ልብስ የምንላቸው ነገሮች ይኖራሉ ትራስ የምንለው ነገር ይኖራል እነዚህም እንደዛው መሰረታዊ የምንላቸው ነገሮች ናቸው። አንድ ሰው ቤት ውስጥ የሚያስፈልጉ የቤት እቃዎች ውስጥ አንዱ እነኚህ አሁን ያነሳኋቸው መሰረታዊ የምላቸው እቃዎች ናቸው ማለት ነው። እና በቀጣይ ደግሞ የምናነሳው የመሰረታዊ እቃ ስናነሳ የሰው ልጅ ለመኖር ምግብ ያስፈልገዋል አይደለ ምግብ ለመመገብ ደግሞ መስራት መቻል አለበት ሳይሰራ ማንም ሰው አይመገብም። እና ይሄን ምግብ ደግሞ በአግባቡ ሰርተን ለመመገብ የተለያዩ የሚያስፈልጉ እቃዎች ይኖራሉ እነኚህን እቃዎች መቻል ማዘጋጀት ይኖርብናል እነኚህን እቃዎች ደግሞ በተለያየ መልኩ እናዘጋጃለን እኔ በተለያየ መልኩ እነኚህን እቃዎች አዘጋጅቼ ነው ምግብ ምመገበው ማለት ነው እና ምግብ ለማብሰል የሚያመንሽ የሚያዘጋጃቸው ነገሮች ይኖራሉ። ከመጀመሪያ ጀምረን ብናነሳ መጀመሪያ ምግብ ልናበስልበት የምንፈልገው ስቶቭ የምንለው የሰዓት ወይም ደግሞ የኤሌክትሪክ ሀይል የሚነሳ ምግብ የምናበስልበት እቃ አለ እሱን መጀመሪያ መግዛት ይጠበቅብናል ማለት ነው። እና እሱን ከገዛን በኋላ ደግሞ ምንድን ነው የሚያስፈልገን? ምግብ የምንሰራበት ቢላ የምንለው ነገር አለ መክተፊያ የምንለውን ለምሳሌ ሽንኩርት ሊሆን ይችላል ቲማቲም ሊሆን ይችላል ወይም ደግሞ ድንች ሊሆን ይችላል ጎመን ሊሆን ይችላል ጥቅል ጎመል ሊሆን ይችላል ወይም ደግሞ ሌላ ነገር ሊሆን ይችላል። ያንን ነገር የምናበስልበት እቃ ያስፈልገናል ከዛ ያንን እቃ ደግሞ የምንገዛበት ሁኔታ አለ እና ያንን እቃ እንገዛለን ማለት ነው። ይሄን እቃ ከገዛን በኋላ ደግሞ ምንድነው የምናደርገው ቀጣይ የምናደርገው ነገር ቢኖር ምንድነው? ይሄን የገዛን ከዛ ከይቀጥል ደግሞ የሚሉ ቤታችን ውስጥ የሚኖረው ነገር ምንድንነው ብረት ድስት ነው ብረት ድስት ደግሞ ያው እንደሚታወቀው ምግቡን የምናበስልበት ውስጡ ጨምረን የሚበስልበት ነገር እንደሆነ እናውቃለን ወይም ደግሞ ድስት ሊሆን ይችላል ወይም ደግሞ ብረት ድስት ሊሆን ይችላል ከእነኚህ ነገሮች አንዱ ምግባችንን በአግባቡ ለማብሰል የምጠቀምበት ነገር አለ ማለት ነው። ከዛ በኋላ ሲቀጥል የምግብ ፍጆታዎች ሊኖሩ ይችላሉ እነሱን እንደ እቃ አይታዩም ነው። እንደሚታወቀው እና ከዚህ ሲቀጥል በቀላሉ ያንን ወጥ ለመስራት ለምሳሌ ቢሆን በቀላሉ ምንጠቀምበት ማንኪያ ያስፈልገናል ከዛ በኋላ ከደረሰ በኋላ ደግሞ ደረሰ እንበል እና ከደረሰ በኋላ የሚያስፈልገው ሰርቪስ ወይም ደግሞ ሳህን የምንለው ወይም ደግሞ ትሪ የምንለው የትልልቅ ትሪ በሰፊ ሆነን ብዙ ሰው ሆነን የምንበላ ከሆነ ትሪ ሊያስፈልገን ይችላል እና እነኚህን አዘጋጅተን ለመግብነት መግባችን ለመመገብ እናመቻቻለን ማለት ነው። እና ትሪያችንን እናቀርባለን ከዛ በኋላ የሚያስፈልጉ ጭልፋ ማንኪያ ደግሞ ወጡን ለመውጣት የምንጠቀማባቸው የቤት እቃዎች ይኖራሉ ከዛ በኋላ ምግባችን የምንመገብበት ጠረጴዛ ይኖራል ያ ጠረጴዛ ላይ ቁጭ አድርገን እኛም ወንበር ይኖረናል ቤታችሁ ውስጥ ቤቴ ውስጥ ወንበር አለ ያን ወንበር ላይ ተቀምጬ ምግቤን በአግባቡ እመገባለሁ ማለት ነው። እና በብዙ መልኩ የተለያዩ እቃዎችን ማንሳት እንችላለን አሁን ቀለል አድርጌ እንደዚህ አነሳሁ እንጂ ለምሳሌ በቀላሉ ቤት ውስጥ የሚቀመጡ እቃዎች ይኖራሉ ሰሃኖች ሰርቪሶች ብርጭቆ ፔርሙዝ ብናነሳ በጣም ብዙ እቃዎች አሉ ቤታችን ውስጥ የምናስቀምጣቸው ማለት ነው። ቤት ውስጥ እንደ ቅርስ የምናስቀምጣቸው ነገሮች አሉ እና እነኚህን እቃዎች ስናስቀምጥ በብዙ መልኩ እነኚህ የቤት እቃዎች በጣም በብዙ መልኩ ይጠቅሙናል በብዙ መልኩ ማለት ነው። ከዚህ እስከዚህ ሳይባል ይጠቅሙናል እና እነኚህ ደግሞ ለማስቀመጥ የሚያስፈልገን ትልቁ ነገር ምንድነው? ቢፌ የምንለው ነገር አለ በጣም ብዙ ልብስ እቃዎችን ሊይዘን የሚችል ሰብስቦ አንድ ቦታ ሊያስቀምጥልኝ የሚችል ምንድንነው ቢፌ አለ እና እዚህ መልኩ እንጠቀማለን ማለት ነው። እና በጣም ብዙ ነገሮች ማንሳት እንችላለን የእቃ ቁም ሳጥን መጠቀም እንችላለል ቁም ሳጥኑ ብዙ ልብሶችን እንዲይዝልን ልብሶቻችንን ሰብስበን አንድ ቦታ ለማስቀመጥ ያው ቁም ሳጥን የምንጠቀምበት ሁኔታ ይኖራል ማለት ነው። እና በጣም ብዙ ነገሮች አሉ ያው ስናነሳቸው እንደዚህ ትንሽ ይመስላል እንጂ በጣም ብዙ ነገሮችን ማንሳት እንችላለን። እንዲሁም ደግሞ የተለያዩ መጽሐፍ መደርደሪያዎች ይኖራሉ ቤታችሁ ቤቴ ውስጥ ማለት ነው እና እነኚህ ነገሮች ይኖራሉ በአጠቃላይ ያው ጠረጴዛ የምንመግብበት የምናነብበት ጠረጴዛ ይኖራል እነዚህ ነገሮች አሉ ማለት ነው። በቤቴ ውስጥ እና በብዙ መልኩ የምጠቀምባቸው የተለያዩ የቤት ውስጥ እቃዎች አሉ እነኚህን እቃዎች ደግሞ በአግባቡ እጠቀምባቸዋለሁ በቻልኩት አቅም አሪፍ አድርጌ እየተጠቀምኩ እገኛለሁ ማለት ነው። እና የቤት እቃ በብዙ መልኩ የምጠቀምባቸው በየቤታችን ውስጥ የሚኖሩ ከማማሲያ ከማንኪያ ከጭልፋ ጀምሮ እስከ ትልልቆቹ ተደራራቢ ሳህኖች ድረስ ያለውን ነገር ብናነሳ በጣም ብዙ ጠቀሜታ ሊሰጡን የሚችሉ ነገሮች አሉ ማለት ነው። እና በአጠቃላይ በጣም ብዙ የቤት እቃዎችን አሉኝ አሉኝ ማለት ነው። እና እነኚህን ማንሳት እፈልጋለው